የማስታውሰው ብዙ አይነት ልዩ በዓሎች አሉ ማለት ነው። እኔ ከማስታውሰው ልዩ በዓል እንግዲህ ብዙ አይነት በዓሎችን እናከብራለን በሀገራችን በባህላችን በእኛ አካባቢ ባህል ማለት ነው። ብዙ አይነት ባዕሎችን እናከብራለን ከምናከብራቸው። ክብረ በዓላት ሃይማኖታዊ ክብረ በዓላት አንዱ መስቀልም በጣም የማስታውሰው ክብር በዓል ነው ማለት ነው። መስቀል በጣም ጥሩ እና በጣም ገናና ክብረ በዓል ነው ማለት ነው። ብዙ ሰዎች የሚሰበሰቡበት እንዲሁም ደግሞ የተለያየ እንጨቶችን በመሰብሰብ ዳመራ በመስራት። ያንን የተሰብሰበውን የእንጨት ጭራሮ እንዲም ደግሞ የደረቀውን ያንን ቀጫጫን እንጨቶች አንድ ላይ ሰብስቦ በማሰር ያንን በማቃጠል ትልቅ እሳት በመፍጠር። ያንን የደስታ ጊዜ እንዲሁም ደግሞ ያንን የመስቀል በዓል በስነ ስርዓቱ በዛ መንገድ እናከብራለን ማለት ነው። የአካባቢው ሰው ሁሉ በአንድ ላይ ተሰብስበው በአንድ ላይ የሚበላ እንዲሁም ደግሞ አንድ ላይ በልት አንድ ላይ ጠጥቶ ሁሉም ሰው የሚመራረቅበት የተለያዩ ምርቃቶችን የምንመራረቅበት። ትንሹም ትልቁ እንዲሁም ደግሞ አባቶች ተሰብስበው እኛን በወጣቶችን የሚመርቁበት እንዲሁም ደግሞ ልጆችን የተወለዱ ልጆችን የሚመርቁበት ቤተሰቦችን የሚመርቁበት ነው። እና መስቀል በዓል በጣም ትልቅ እና በጣም ገናና በዓል ነው ማለት ነው። እኔ የማስታውሳቸው ትልቁ በዓል እኔ መስቀል ነው ማለት ነው። ብዙ አይነት የበአል አከባበሮች አሉ። የጥምቀትን የመሰለ በዓል አለ። እነዚህ ሃይማኖታዊ በአሎችን በጣም በሚገባ አስታውሳለሁ ማለት ነው። ሌላው ብሄራዊ ብሄራዊ ክብረ በዓሎች ብዙ አይነት ብሄራዊ ክብረ ባሎች አሉ። አድዋ ድል በጣም ትልቁ ክብረበአል ነው ማለት ነው። በእኛ ሀገር በኛ ሀገር አድዋ ድል በጣም ትልቁ ክብረ ባህልና የነጻነት ሳይሆን የድል የድል ነው ማለት ነው። የድል ምሳሌ እንዲሁም ደግሞ ሀገራችንን ከሌሎች ነፃ ያወጣንበት ለልጅ እንዳይገዟት ታግለን ያሸነፍንበት። የድል የድልና የትልቅ የማሸነፍ አለም የማሸነፍ ጊዜ የማሸነፍ ሰዓት እንዲሁም ደግሞ የማሸነፍያ ቀን ብለን እናከብረዋለን ማለት ነው። የአድዋ ድል እንደዚህ በብሄራዊ በኩል ይከብራል ማለት ነው። እንዲም ደግሞ የኢትዮጵያ ቀን በማለት እንዲም ደግሞ የብሄር ብሄረሰብ ቀን በመባል የሚጠም የሚቆጠር እንዲሁም ደግሞ የሚከበር ትልቅ በዓል አለ ማለት ነው። እንደያ ሀገሩና እኛ ባለንበት እንደየክልሉ ይለያያል ማለት ነው። በየክልሉ ራሳቸውን የቻሉ በዓላት እንዲሁም ደግሞ ሃይማኖታዊ ክብረ በዓሎች ባህላዊ ክብረ በዓሎች አሉ ማለት ነው። ሁሉም እንደየ ክብረ በዓሉ እንደየ ቋንቋ ይለያያል ማለት ነው። ስለዚህ በእኛ አካባቢ ያለው የቋንቋ ይዘት በተ በተለይ በዛ በቋንቋችን ይዘት ላይ የምናከብራቸው ብዙ ሃይማኖታዊ ባህሎች እንዲሁም ደግሞ ባህላዊ አሸንዳ የምንላቸው ብዙ አይነት ነገሮች አሉ ማለት ነው። ሀገራችን ላይ ብቻ ብዙ አይነት ክብር በዓሎች አሉ። ለምሳሌ ወደ ወደ ጎንደር ወደ አማራ ክልል አካባቢ የምናገኛቸው ብዙ አይነት አሸንዳ የምንለው አለ ማለት ነው። ብዙ አይነት ክብር በዓሎች አሉ። እንዲሁም ደግሞ ወደ ኦሮሚያ ክልል ከሄድን ደግሞ አባ ገዳ የሚባል ብዙ አይነት ክብር በዓል አለ ማለት ነው። ወደ አገው ከሄድን ብዙ አይነት ክብሮች አሉ ማለት ነው። ብዙ አይነት በየክልሉ በየሀገሩ የምናከብራቸው የሚታወቁ አሉ ማለት ነው። እንዲሁም ትግራይ ክልልም የምናከብራቸው ብዙ አይነት ክብረ በዓሎች አሉ ከእነሱም አንዱ አሸንዳ ነው። እዛም የሚዘወተረው ማለት ነው። ብዙ አይነት ክብር በዓሎች አሉ። ሃይማኖታዊና መንፈሳዊ ሲሆን በአንድነት ሁሉም ያከብራል ማለት ነው። ስለዚህ እንደየክልሉና እንደየቦታው ይለያያል ማለት ነው